የአካባቢውን ይወዱታል? አዎ አካባቢዬን እወደዋለሁ። አካባቢዬን የምወድበት ብዙ ምክንያቶች አሉኝ። ከዛ ውስጥ አንዱ የሰው አስተሳሰብ የሰው አኗኗር። የአካባቢያችን ጽዳት የአካባቢያችን አየር ሁኔታ። የማህበራዊ ኑሮ በተለይ በወጣቱ በሽማግሌው በተለያየ እድሜ ያለው አካባቢ ላይ ያለው ነገር በጣም ያስደስተኛል። እና ከዛ አንፃር አካባቢዬን በጣም ነው የምወደው። ከዛም አልፎ የኛን አካባቢ ከሀገሪቷ ውስጥ በጣም ተመራጭና ተወዳጅ ያደርገዋል። በዚህ ብዙ ምክንያቶች ብዙ ሰዎች የኛን አካባቢ በመምረጣቸውና በመውደዳቸው የተነሳ ብዙ አካባቢያቸውን በመልቀቅ ወደ እኛ አካባቢ እየመጡ ይኖራሉ። ያንንም በጣም ተመራጭ ያደርገዋል በጣም ሰላም የሆነ ሰፈር ነው ምንም አይነት ረብሻ የሌለበት ሰፈር ነው። ለህፃናት ለሽማግሌዎች ለወጣቶች ራሱን ረጋ አድርጎ መኖር የሚችል ሰው የሚወደው የሚመርጠው መንደር የሚመርጠው አካባቢ ነው። የኛ ሰፈር እና አካባቢየም ከዛ አንፃር በጣም እወደዋለሁ። እና በጣም ደስ የሚል አካባቢ ነው ያለን። አካባቢዬን የምወድበት ከዚህ በተለየ ደግሞ እንግዲህ ልጆች እስኪያድጉ ድረስ አድገው ወደ ስራ እስከሚሄዱ ድረስ በአካባቢያችን በተለያዩ እድሜ ክልል ባሉ ሰዎች ወጣቶች አዛውንቶች እናቶች አባቶች እህቶች ወንድሞች በእነዚህ ሁሉ በአካባቢያችን በሚኖሩ ሰዎች። ህፃናቶች የአእምሮ ብስለት እንዲሰጣቸው ይደረጋልና አካባቢያችን ላይ በጣም ብዙ ብዙ ማህበራዊ ኑሮዎች አሉ። ከዛ ውስጥ አንዱ ሰው ሲጎዳ በችግር ጊዜ በአካባቢያችን ብዙ እርዳታዎች ይደረግለታል ድጋፎች ይደረግለታል ራሱን እንዳይጥል ራሱን እንዲደግፍ ቤተሰቡን እንዲደግፍ ይደረጋል። እና ብዙ ብዙ ነገሮች ይደረጉለታል ከዛ አንፃር አካባቢዬን በጣም እወደዋለሁ። ከሌሎች አካባቢዎች የተለየ ያደርገዋል እና በጣም የተለየ በጣም የምወደው ደስ የሚል ሰፈር ነው ደስ የሚል አካባቢ ነው። ያለን እና በተለይ ደግሞ ሌሎች ሰዎች ከሌላ ሀገር ከተለያዩ ቦታ መጥተው ሲመለከቱት የሰውን አኗኗር የሰውን ባህሪ የሰውን አመለካከት ለሰው የሚያደርጉትን ድጋፍ ሲመለከቱ በጣም ነው የሚገረሙት የሚደሰቱት በአካባቢያችን እና አካባቢያችን ላይ እየተደረገ ያለው ነገር በእውነቱ በጣም የሚያስደስት የሚያኮራ ነገር ነው። ለተለያዩ ሰፈር ላሉ ሰዎች ለተለያዩ አካባቢ ላሉ ሰዎች ትምህርት እንሰጣለን። በዚህ አካባቢ እንደኛ አይነት አካባቢ እንዲኖራቸው እንደኛ አይነት አካባቢ ጽዱ የሆነ ሰላም የሆነ ሰፈር ሰላም የሆነ አካባቢ እንዲኖራቸው የተረጋጋ አካባቢ እንዲኖራቸው የተለያዩ ሰዎች በቋንቋም በዘርም በሃይማኖትም የተለያዩ የሆኑ በአካባቢው የሚኖሩ ሰዎች እንዲኖሩ ከእኛ እንዲማሩ ብዙ ሰዎችን ያዩበታል። ብዙ የተለያዩ ማህበራዊ ኑሮችን በእኛ አካባቢ ይመለከታሉ ብዙ አይነት የተለያዩ አለባበስ ያላቸው ሰዎችን በእኛ አካባቢ ይመለከታሉ። የተለያየ የአመጋገብ ስርዓት ያላቸውን ሰዎች በእኛ አካባቢ ይመለከታሉ። የተለያዩ የንግግር ስልት ያላቸው ሰዎችን በእኛ አካባቢ ላይ ይመለከታሉ። እና ከተለያየ አይነት አካባቢ ላይ የተለየ ነገር ስለሚያዩ የአካባቢያችን ይወደዳል እና እኔም አካባቢዬን ከዚህ አንፃር በጣም እወደዋለሁ። በተለይ ደግሞ ሰው አክባሪ በመሆኑ አካባቢያችንን በጣም በጣም ሲበዛ እወደዋለሁና የኛ አካባቢ በጣም የሚወደድ ነው እና አካባቢዬን በጣም ነው የምወደው። በብዙ በብዙ ነገር አካባቢዬን እወደዋለሁ። እና የተለየ ውብ እና በጣም ማራኪ ያደርገዋል የኛ አካባቢና በጣም ተመችቶኛል።